እሺ አመሰግናለሁ ስለ ፀጉር ትንከባከባለህ ትወዳለህ የሚል ነው ፀጉሬን በጣም ነው የምንከባከበው በጣም እወዳለሁ እኔ ፀጉሬን በቃ በጣም ነው በቃ በጣም ማለት ነው። ለምንድነው? በቃ ፀጉርህን እንደዚህ የምታሳድገው የምትንከባከበው ምናምን ይሉኛል እና ፀጉሬን በጣም በቃ እንጃ ደግሞ የሆነ ቀዝቃዛ ነው ያለንበት ቦታ በጣም ብርድ ነው። ያን ታሳቢ አድርጌ ነው እና። በቃ የሆነ ብርዱ በጣም ስላለ በቃ ፀጉሬን በቃ። በደንብ አሳድገዋለሁ በደንብ እቆጣጠረዋለሁኝ በቃ ለብርዱም ስል ነው አብዛኛው እንደዛ የማደርገው። የብርዱ በቃ ትልቅ የሆነ ተጽዕኖ ስላለብኝ። ለዛ ነው እና በቃ ፀጉሬን የምንከባከበው እና ፀጉሬን በጣም ነው የምወደው። በቃ ስቆረጠው ለራሱ በጣም እጨነቃለሁ ምናምን። በጣም ተጨንቄ ነው በቃ አለ አይደለ በቃ ተተጠቆረጥኩ ወዲያ ከተሰራሁት ወዲያ። በቃ እንደው በቃ እንደገና ብተክለው ምናምን ብዬ በቃ እንትን እላለሁ አስባለሁ እና አንዳንዴ በቃ በጣም እስቃለሁኝ። እና ለፀጉሬ በጣም ነው ያለኝ። በቃ ፍላጎት እና እንከበካቤ አመሰግናለሁ።

አመሰግናለሁ ያው የተጠየኩት ነገሮችን በስርዓት ታስቀምጣለህ ነው የሚል እንደው በጣም እንደውም እኔ የሚገርመኝ ማለት ነው። በቃ እኔ በቃ አንዳንዴ በቃ ራሴን በጣም እታዘበዋለሁ እና ለምንድነው በቃ በጣም ትኩረት አለኝ። ለምሳሌ ማለት ነው ዴፍጠሬን ዴፍጠሬን ማለት ነው በቃ በመማር ሰዓት ላይ ዴፍተሬን በቃ አይጥ እንዳይበላብኝ ማለት ነው። አይጥ በጣም ታስቸግረናለችና አይጥ እንዳይበላብኝ እንትኔ ራስጌ ስር በቃ ትራሴ ስር ነበር እንደዚ ሞጭጬው ማድረው ማለት ነው። እስኪቢርቶዬን ከሱሪዬ ውስጥ አላወልቅም በሱሬ ውስጥ ከትቼ ነበር የምተኛው እና ከዛ ልምድ ያመጣሁት ነው። በቃ አሁን ለራሱ በጣም ለነገሮች ሁላ በቃ ትኩረት እንድሰጥ ያደረገኝ። በጣም በቃ ለነገሮች ሁላ በቃ ዝምብዬ እንትን አልልም እና በቃ በጣም ነው የምጠነቀቀው በጣም ማለት ነው። ስሄድ ራሱ መንገድ ስሄድ ራሱ አንተ ላይ ምንድነው በቃ ቀጥ አትልም ወይ ምናምን ይሉኛል። እና አንዳንዴ በጣም እስቃለሁኝ። ለምንድነው በቃ ቀጥ ብለህ አትሄድም ወይ ምንድነው እንደዚህ መሬት መሬት የምታየው? በቃ ሳራ ራሱ በጣም በቃ መሬት በቃ እግሬን በቃ ያለችውን ነገር እያየው ነው የምሄደው። እና የሆነ ነገር የወደቀኝ ለራሱ አላልፍም። በቃ መሬት ለመሬት እያየሁ ስለሆነ እምሄደው መንገድ ስሄድ አስፋልት ላይ ስሄድ ምናምን በቃ እግሬን እያየሁ ነው የምሄደው። እና አንዳንዱን ግን ቀጥ ብለህ አትሄድም ምንድነው ምናምን ይሉኛል። እና በጣም በቃ መጽሐፎችን ሳስቀምጥ በቃ ያሉ በጣም በቃ ጓደኛ ጋር ራሱ ሳወራ በኔ ምክንያት ጓደኛዬ እንዳይቀየም እያልኩኝ በጣም ነው በቃ የማወራቸው አማርኛዎች እየተገደቡ ናቸው። እና በዛ ነው አመሰግናለሁ

እሺ የስራ ምኞቶችህን ምንድነው? ምንድናቸው ነው የሚል የስራ ምኞቶቸ በአንደኛ በቃ እኔ በቃ መስራት የምፈልገው በቃ በአሁን ሰዓት ላይ መስራት የምፈልገው በቃ ምንድነው በቃ ቴክኖሎጂ አለም ላይ ነው አሁን ለኔ በቴክኖሎጂ ነው የተመረኩት ስራም በቃ አሁን እየሰራሁ ያለሁትም በቴክኖሎጂ ነው ግን ሞር በቃ ሞር በጣም ባሪፉ ሁኔታ በጣም ጥሩ በሆነ ለማህበረሰቡ በቀላል በቃ ስራውን በቃ በአጭር ሰዓት እንዲጨርስ ለማድረግ ነው የምፈልገው። ለምሳሌ፦ አሁን በቃ በ ግብርና በኩል ላይ በግብርና በኩል ላይ በጣም የስራ እንትን አለ በቃ የስራ በጣም የጉልበት ልፋት አለ እንደገና። የገንዘብ መበዝበዝ አለ እነዛን ነገሮች መቀነስ በቃ በቴክኖሎጂው አለም። ለምሳሌ፦ እንደ ምሳሌ አሁን የምናየው ለምሳሌ በእርሻ በኩል ላይ በእርሻ በኩል ላይ በቃ በመኪናዎች እንዲጠቀሙ ማድረግ እንደገና ደግሞ አሁን በቃ ግለሰቡ በሚያርስበት ሰዓት ላይ በቃ እነዚህን በቃ ቴክኖሎጂውን ብዙ አልተረዱትም ያንን ነገር እንዲረዱት ማስተማር በቃ ያስፈላጊ ያስፈላጊ የሆኑትን ትምህርቶችን በመስጠት እንደገና ወደ ቴክኖሎጂው አለም እንዲቀርቡ ማድረግ እና በዛ ነገር ላይ በጣም በቃ መስራት እፈልጋለሁኝ። አሁን ማለት ነው በቃ በዛ ያሉ ሙያ ሙያዎችን በደንብ አዳብሬ በቃ ለሰዎች እንዴት እንዲረዱ ይረዳሉ የሚለውን ነገር ማቅረብ እፈልጋለሁኝ እና በዛ ላይ ነው መስራት የምፈልገው አመሰግናለሁ።

እሺ መብራት ሲቆረጥ ምን ታደርጋለህ? ነው መብራት እኔ እንኳን ያው በፊቱ እንደው በጣም አንዳንዴ ቀላል ስራዎችን ሁላ ያው መብራት መቀጠል። አሁን ስሰራውና አሁን ስረዳው መብራት ሲበጠስብኝ ስሰራው በጣም ቀላል ስራ ቀላል ስራ በቃ እንደዚህ እስካሁን ብዙ ሰው የምለምነው እንደገና ደግሞ ብርስ ዝም ብዬ በአግባቡ የማልጠቀመው። ሰራተኛ በቃ በአበል ነው በቃ ያቺን መብራት ለማስቀጠል ብር ከፍዬ ምናምን ነበር። እና ማስቀጠል አሁን አሁን ግን ሳየው በጣም ቀላል መሆኑን ሳይ በጣም እስቃለሁኝ ማለት ነው። እና ምንድነው? በቃ መብራት መቀጠል በጣም ቀላል ነው። አሁን አሁን ባለው ሰዓት ላይ ጥንቃቄ ብቻ ነው የሚያስፈልገው። እና ለነገሮች ሁላ ደግሞ እኔ በጣም ጠንቃቃ ነኝ። እና መብራት የሚያስፈልገው መጠንቀቅ ነበር በቃ አንደኛ መጠንቀቅ ነው እና ተጠንቅቆ በቃ መስራት ነው። እና አሁን በቃ አሁን ለራሴ ነው የምቀጥለው መብራት ሲበጠስብኝ በቃ ቸክ አደርገዋለሁ ቆጣሪው ዘንድ ሄዳለሁ ከዛ ቆጣሪውን ሄጄ አበረዋለሁኝ። ከዛ ገመዱን ሄጄ ምናምን አየዋለሁኝ በቃ እቤት ሄጄ ሳየው አይበራ ሲል እንደገና እመለስና ቆጣሪውን አጠፋና። ከዛ ምንድነው? ማደረግ ቆጣሪውን ካጠፋው ወዲያ ገመዱን ከ ከ ጫፍ እስከ ጫፍ ያለውን ድረስ ከመጀመሪያው እስከ መጨረሻ ያለውን ድረስ። በደንብ አየዋለሁ ተበጥሶ እንደሆነ አየዋለሁ ከዛ የተበጠሰውን በልጥና በፌስታል አድርግና ጫፍና ጫፏን አገናኛለሁኝ። ከዛ እነሱን እቋጥርና በጥቁር ፌስታል እጠቅላለሁኝ ጥቁር ፌስታል ነው አብዛኛው የምጠቀመው ጥቁር ፌስታል ጠቀልና በዛ ድብን አድርጌ አስረዋለሁኝ አጥብቄ አስረዋለሁኝ። ከዛ ካሰርኩ ወዲያ በቃ ከዛ እንደ ገና አሁንም ሁለቱንም እንትን ካሰርኩ ወድያ ለየብቻቸው ለየብቻቸው መጀመሪያ አስራለሁኝ ከዛ ሁለቱንም በአንድ አስርና እተወዋለሁ። ከዛ ሁለቱን በአንዴ ካሰርኩኝ ወድያ መካከሉ ክፍት ይሆናል። እንደዛ አድርጌ እተወዋለሁኝ። በፊት ግን በቃ ሲበጠስብኝ በቃ ሰራ ሙያ ያለው ሰው መብራት የሚቀጥል በጣም በቃ እውቀት ያለው ሰው ነበር የሚመስለኝ እና እንደው በጣም የሚያስቅ ነገር። እና እንደዛ አድርጌ እነሱ ነበር የሚቀጥሉኝ አሁን ግን ለራሴ ለምጃለሁኝ። አመሰግናለሁ።

"እሺ በእንጨት እሳት ማብሰል ታውቃለህ?" የሚል ነው። በእንጨት እሳት ማብሰላል በጣም እንደውም በቃ ያደ ያደኩበት የኖርኩበት እንዲሁም ቤተሰቦቼም ያሳድጉኝ ብዙ ነገር ያስተማሩኝ በእንጨት ነው። በእንጨት ማብሰል እና እኔ ለራሱ በቃ ቤተሰቦቼ እንደዛ ሲያደርጉ በእንጨት በቃ እንጨት ፈልጠው በቃ እንጨት በቃ ሰብረው ከሩቅ ቦታ አምጥተው በቃ በጣም ይገርመኝ ነበር። እንደዚህ ለፍተው በቃ ምናምን እና በአሁን ባለው ሰዓት ግን በቴክኖሎጂ በቴክኖሎጂ እንትን ነው የምንጠቀመው በኤሌክትሪክ ነበር የምንጠቀመው በአሁኑ እና በፊት ግን የምጠቀመው ትምህርት ስማር በቃ እንደገና ደግሞ በ ኑሮ የኑሮ ህይወትን በደንብ ሳልመሰርት ሚስቴ ጋር ባለቤቴ ጋር በደንብ ሳልመሰርት በምንድነው በእንጨት ነበር ወጥ የምሰራው፣ እንጀራ አምጋግረው በቃ ብዙ ነገሮችን የምሰራው በእንጨት ነበረ የማበስለው እና በእንጨት ማብሰል በጣም ነው እኔ ዘንድ በቃ በእንጨት ማብሰል በቃ ሁሌ በቃ የተለመደ ነው። ለምን እንጨትን እፈልጣለሁኝ ከዛ መጀመሪያ ተመፍለጤ በፊት እገዛለሁ እገዛለሁ እንጨቱን ግንድም ሆነ እገዛለሁ ለራሴ ነው የምፈልጠው እኔ በቃ የገጠር ልጅ እና የገጠር ልጅም ስለሆንኩኝ ለራሴው እፈልጣለሁኝ ከዛ ፈላልጬ ምናምን በቃ አንዳንዷን አለቅጥም እንትን እንዳይል እንጨቱ እንዳይበዛ አንዳንዷን እየከተልኩኝ ነበረ ማበስ ነው እና እንጨት ማብሰል በእንጨት ማብሰል በጣም ነው የማውቀው በጣም ማለት ነው እንደው ያደኩበት ነው እንደውም ይሄ እንደው በጣም ደስ የሚለኝ ነገር ነው፤ እና በእንጨት ማብሰል በቃ ቤተሰቦቼን የማስታውስበትም እንደገና በቃ እንደውም እናቴን ወደኋላ ዞር ብዬ የማስታውስበት ነው የእንጨት ማብሰል እና እንጨት ማብሰል በጣም ነው የማበስለው አመሰግናለሁ።

እሺ አመሰግናለሁ ቤትን ምን ያህል ጊዜ ታጸዳለህ? ይላል እና ቤቴን በቃ አንዴ በቃ ሁሌ በቃ ኮመንሊ የማጸዳበት እና ተመሳሳይ ሰዓት የማጸዳበት በቃ ቅዳሜ ቅዳሜ ሁሌ ተዛኔ ግና አርብ አርብ በቃ የማጸዳባቸው ሰአቶች አሉኝ። አርብ አርብ አሁን ለምሳሌ በቃ ሁሌ የማይቀየር ነው። ቅዳሜ ቅዳሜ ደግሞ በቃ አርብ አርብ እንትን ያለውን በደንብ ያልጸዳውን ነገር ቅዳሜ ቅዳሜ ደግሞ የተወሰነ አጽድዋለሁ ለምን ለምሳሌ ቅድህ አርብ ይደክመኝ እና ያልጨረስኳት ጽዳቶች ይኖራሉ ለምሳሌ የእቃ ማጠብ ሊሆን ይችላል፣ የልብስ ማጠብ ሊሆን ይችላል፣ እንደ እዚህ ያሉ ነገሮችን በቃ ቅዳሜ ያዘገ ወደ ቅዳሜ አያሸጋግራቸዎለሁ ቤቱን ልካጸዳ ነው ካጸዳው ወዲያ ሌሎች ጽድያቱ ደግሞ ሲቀሩ ደግሞ ለቅዳሜ አደርጋቸዋለሁ እና በየሳምንቱ አርብ አርብ እና ቅዳሜ በቃ እኛ ዘንድ በቃ ሁሌ በቃ ምንም የማይቀየር ነው። በቃ በተመሳሳይ ሰዓት ነው የማጸደው ከዛ ሲቀጥል ደግሞ ከዚህ ደግሞ የማጸድበት አንፃር ደግሞ ዝም ብየ አሁን ለምሳሌ የበአል በሆነ ሰዓት ሁሌ አርብ አርብ ላይሆን ይችላል። በዓል ለምሳሌ ማክሰኞ ካለ ሰኞ አጸዳለሁ ማለት ነው። ቤቴ ግን ሁሌ ግን በተመሳሳይ ሰዓት ግን አርብ አርብ እና ቅዳሜ በቃ ሁሌ ይጸዳል። ቤታችን ማለት ነው። ቅዳሜ በቃ ከሁለት ሰዓት እስከ ሶስት ሰዓት ያለው በቃ የጽዳት የቤት መወልወያ ሰዓት ከሆነ ከሰአት ደግሞ ያለውን ደግሞ ግድግዳዎችን ምናምን መጠራረግ ሊሆን ይችላል። ከዛ ደግሞ ቅዳሜ ደግሞ እቃዎችን ማጣጣብ ይሄ ሁሌ በቃ እኛ ዘንድ በቃ በተመሳሳይ ሰዓት የሚደረጉ ጽድያቶይ ናቸው። ሲቀጥል ግን ከነዚህ ከተመሳሳይ ጽድያቶይ ባሻገር ደግሞ በቃ ዝም ያልታሰቡ ጉዳዮች የሆነ ለምሳሌ የልደት፣ የሆነ የሰርግ የሆነ ፕሮግራም ባለ ሰዓት ደግሞ እንደዚህ ያሉ ሰዓቱ ደግሞ ቅዳሜ እና አርብ ብቻ ላይሆን ይችላል ከነዛ አንድ ቀን ቀደም ብዬ አጸዳቸዋለሁ ማለት ነው እና ይሄ ነው አመሰግናለሁ።

እሺ የትኛውን ባህላዊ ምግብ ትወዳለህ ነው የሚል እና እኔ እረ ባህላዊ ምግብ በጣም በቃ እኔ በጣም በጣም የምወደው በቃ የባህላዊ ምግብ በእኛ እንትን ላይ እና በጣም እንደውም እኔ እንደውም ወደ አንድ ቦታ ላይ ስሄድ አይታወቅም ምናምን በቃ ሁላ ይሉኛኝ በኑግ ቂጣ ቂጣ ይቀባና። ከዝያ በኑግ በኑግ ይደረግና ፍርፍር በቃ በጣም ነው የምወደው በጣም ማለት ነው እኛ ዘንድ እንግዲህ በጣም እርሻ አርሰን ክረምት እርሻ አርሰን የሞፈር መስግያ ይባላል። እንደውም እንዴ ባህል ባህላዊ ማለት ነው የሞፈር መዝግያ ይባላል እና በጣም ነው የምንጠቀመው። እንግዲህ እርሻ አርሰን ከዛ እንጨርሳለን እርሻ እንዳረስን ሀምሌ እርሻ እንግዲ የምንጨርሰው እስከ ነሀሴ ሁለት እስከ ነሀሴ አምስት ድረስ እስካለው ድረስ እንጨርሳለን። በዛ ሰዓት በምንጨርስ የሞፈር መስግያ ይባላል። ቂጣ ይጋገርእና ከዛ ኑግ ይነሰነስበታል ከዛ በኑግ ተነስንሶ በዛ በማማሳያ ነገር አለ ወጥ እንጨት ይባላል። በዛ ይማሰልና ያቅጣ ፍርፍር እንግዲህ በጣም ነው የምጥመው በጣም ግን አንዳንድ ቦታ ላይ ሳድግ አናውቀውም ይሉኛል በጣም እስቃለሁ ለራሱ ማለት ነው ግን እንዴ እኔ ብወዱት እኮ እንደዛ አትሉም ነበር ምናምን እላለሁኝ እና ግን እኔ እኮ እነሱ እኮ ላያውቁት እችላሉ ግን እነ ግን በቃ አለ አይደል ሁሉም እንደሚያውቁት ነበር የሚያውቀው። በቃ ከዛ ህጄ ወደ ዩኒቨርስቲ ደረጃ ሣይ ብዙ ተማሪዎችን ጓደኞቼን ስነግራቸው አናውቅም እንደዚህ ያለ ነገር። እንደት ያለ ባህላዊ ነገር አናውቅም ይላሉ እና እንደ እንደት አታውቁም ብየ እኮ በቃ በጣም እኛ ዘንድ እኮ የምንጠቀመው እኔ እኮ እንደውም ሙሉ ሀገር የሚያውቀው ነው የሚመስለኝ። እንዴት እናንተ ሳታውቁ ቀረሁት እያልኩኝ በቃ እንደ ልጅ እስቃለሁ እና ይሄ ባህላዊ ባህላዊ ምግብ በቃ ይሄ ምግብ ለኔ በጣም በቃ ያለኝ ፍላጎትና ያለኝ ፍቅር እኔ እንጃ? በቃ እንዴት እንደምገልጥ ለራሱ በጣም ግራ ነው የሚገባኝ እውነት እና በጣም ነው የምወደው እላለሁኝ አመሰግናለሁ።

እሺ ከቤትህ ስራ ምን ያህል ይርቃል ነው የሚለው? ከቤትህ ስራ እንግዲህ የኔ የሚርቀው በቃ። ብዙም አይርቅም በቃ የአምስት ሰከንድ በቃ ብዙ ራቀ ከተባለ ቀስ ብሎ ለሚሄድ ሰው እኔ እንግዲህ አምስት ሰከንድ ያልኩት ፈጠን ነው ብዬ ስለምሄድ ነው። ግን በባለቤቴ በልጆቼ እንደገና ደግሞ በጓደኞቼ ምናምን እነሱ ቀስ ብለው ስለሆነ የሚመጡ እኔ ግን ለስራ ሁሌ ፈጠን እያልኩ ስለሆነ ምሄደው አምስት ደቂቃ ነው የሚፈጅብኝ። ለሌሎች ግን ሲመጡ ቀስ እያሉ ነው የሚመጡ ምናምን በቃ አስር ደቂቃ ነው ለነሱ የሚፈጀው ማለት ነው። እና በጣም ቅርብ ነው እዛቹ በቃ እዛው ጎን ለጎን ነው ያለው። በቃ አጥር ብቻ ነው ልዩነቱ እና ፈጠን ብዬ ስለሆነ ነው የምገባው ብዙም ከቤቴ ርቀት የለውም አምስት ደቂቃ። ነው ርቀቱ በቃ አምስት ደቂቃ ለኔ ለቀስ ብሎ ለሚመጣ ወክ እያደረገ ለሚመጣ ዘና እያለ ለሚመጣ ደግሞ። አስር ደቂቃ ነው እንግዲህ አጥር ነው የሚለየው በቃ እዛው ነው በቃ የስራዬ በቃ እወጣለሁ በቃ ስራዬ እገባለሁ እንደውም አንዳንዴ ምንድነው የማደርገው? ከቢሮዬ በቃ ሰው ለራሱ ሱቄ ምናምን። ሱቅ አለኝ እዛው በሩ ላይ አጥር ላይ እና ሱቄ ላይ በቃ ሲያንኳኩ። እመስራዬ ቤት ሆኖ ይሰማኛል እና ተመስሪያ ቤት ወጥቼ ስራዬ ስራዬ ሱቅ እሄዳለሁኝ እና እንደዚህ ያለ ላይ ነው በቃ ያለሁት። እንደገና ደግሞ መስሪያ ቤት ደግሞ ሰው ፈለገህ ብለው ይጠሩኛል ከስራ። ከሱቄ ቦታ ከዛ ከሱቄ ቦታ ተመልሼ እንደገና መስሪያ ቤት ሄዳለሁ እና ቅርብ ነው በጣም ማለት ነው እንደዛ ድረስ ነው። እና እንደዚህ ስለሆነ በጣም ቅርብ ነው እና በጣም ደስ በሚል ሁኔታ ነው የስራ። ምን ያህል ይርቃል የሚለውን ያህል እና በጣም ደስ ይለኛል እንደውም የስራዬ ቅርበት እና እንትኑ ብዙም እሩቅ ስላልሆነ እሩቅ ቢሆን በጣም ያስጠላ ነበረ ቅርብ ስለሆነ በጣም ደስ ነው ሚለኝ። እና አመሰግናለው

እሺ የጎረቤቶቼን ድምጽ ትሰማለህ ነው ሚለው ጥያቄ የተጠየኩት እና የጎረቤቶችህን ድምጽ ትሰማለህ በጣም ነው ምሰማው በጣም ማለት ነው። ለምን? በጣም በቃ ከእኔ በላይ በእውቀት የበለጡ እንደ ገና ደግሞ በጣም ጎበዝ የሆኑ ትትናቸው ትምህርታቸው በጣም በደምብ የሚያስተምሩ ምርጥ ምርጥ ጎረቤቶች አሉኝ። እና የነሱን እንደውም የራሴን ሀሳብ ትቼ የነሱን ሀሳብ ነው ምቀበለው እና በጣም ጥሩ ጥሩ ጎረቤቶች ነው ያሉት እና የነሱን ጎረቤቶችን ሀሳብ በጣም ነው ምጠቀመው። እና በጣም ነው ሚጠቅመው በቃ። ጠቃሜና ጠቀሜታ አሁንም ስላየሁት በቃ የጎረቤትን ሀሳብ መቀበል። በቃ አለ አይደል? እኔ ጥሩ ነው ብዬ ያሰብኩት ነገር እነሱ ደግሞ በቃ መጥፎ ነው ብለው ሊረዱት ይችላሉ እና ያንንነገር መገንዘብ እገነዘበዋለሁ። እና አንዳንዴ ደግሞ እኔ ደግሞ መጥፎ ነው ብዬ ያሰብኩትን ነገር እነሱ ደግሞ ጥሩ ነው ብለው በቃ ሀሳብ ይሰጡኛል። እና የነሱን የጎረቤቶች ሀሳብ በጣም ነው የምቀበለው በጣም ለምን በጣም ስለሚጠቅም ማለት ነው። ስላየሁት እና ደግሞ እኔ ደግሞ በጣም ይወዱኛል ጎረቤቶቼ በጣም ስለሚወዱኝ መጥፎ ነገር ያደርጉብኛልም ብዬ አላስብም። በዛ ነው በቃ ምወዳቸው እና በጣም ነው ሀሳባቸውን የምቀበለው። እናመሰግናለን

እሺ፣ የስራ ቦታ ደህንነት እንዴት ነው? የሚል ነው፤ የስራ ቦታ ደህንነት በቃ ሀሪፍ ነው፤ ለምን በቃ ስራ ቦታ ደህንነቱ ጫጫታ ነገር የለም፤ ከዛ ሲቀጥል ደግሞ የሆነ ጦርነት ነገር የለም፤ እንደዛ ሲቀጥል ደግሞ ጣብ፣ ግጭት፣ ምናምን ነገር የለም፤ እንደገና ደግሞ እኛ ደንበኞች ስራዎች የሚመጡት ስራ በፍቅር፣ በአንድነት፣ ነው የምንሸኘው፤ እንደገና አብረን የምንሰራዎች ጓደኞቻችን በጣም ነው የምንዋድደው እና የስራ ቦታ ያለውበት ቦታ በጣም በቃ ድህንነቱ በጣም የተጠበቀ ነው፤ እንደገና እኛን የሚጠብቁ በቃ አብረውን የሚውሉ በጣም ለደህንነታችን ብቻ ቆመው የሚጠብቁ በጣም ሰራተኞች አሉ፤ እነሱ ደግሞ የኛ ደህንነት በጣም በቃ ቅድሚያ በቃ አድርገው እየጠበቁልን ያሉ የኛን ደህንነት ነው። እና ደህንነታችን የኛ መስሪያ ቤት በጣም በቃ ከሌላው መስሪያ ቤት ባለበት አኳያ የኛ መስሪያ ቤት በጣም ደህንነቱ በጣም የተጠበቀ ነው። አንደኛ በቴክኖሎጂ አለም ስለሆነ ሴኩሪቲው ጠበቅ ያለ ነው፣ እንትኖች በቃ ለምሳሌ እነዚህ ካሜራዎች ፖሊሶች ምናምን በቃ እነዚህ በቃ ቅድመ ጥንቃቄ ያለባቸው ነገሮች በቴክኖሎጂው አለም በየሁሉም ቦታ ላይ ስላሉ በቃ ደህንነቱ በጣም! በቃ ከሌላው መስሪያ ቤት የኛ ደህንነቱ በጣም የተጠበቀ ነው። ለምን በጣም ጥሩ የሚባልበት እና በጣም አሪፍ የሚባልበት ድህነት ያለበት መስሪያ ቤት የኛ መስሪያ ቤት የስራ ቦታ ነው። ለምን በቴክኖሎጂ አለም ነው የምንሰራው ቴክኖሎጂ አለም ነው እንትኑ የሚሰራበት መስሪያ ቤቱ ቴክኖሎጂ ላይ ያፎከሰ ስለሆነ በቴክኖሎጂ እና በቃ ሁሉም ነገር ጥንቃቄው ቴክኖሎጂ ላይ ያፎከሰ ነው። እና ማንኛውም ሰው በቃ ደህንነቱን ጠብቆ ወጥቶ በቃ በምንም ነገር ካለ ስጋት፣ ካለ ፍርሃት፣ ካለ ምንም መጨነቅ፣ ካለ ምንም መጠበብ በቃ በደህንነት ገብቶ የሚወጣበት መስሪያ ቤት በቃ የኛ መስሪያ ቤት ነው። ከሁሉም ቦታ ማለት ነው እና በጣም አሪፍ የሚባል ቦታ ነው የኛ መስሪያ ቤት ድህነት ማለት ነው እና አመሰግናለሁኝ።

እሺ የቪዲዮ ጥሪ ታደርጋለህ የሚል ነው። የቪዲዮ ጥሪ እንደውም በጣም በቃ የቪዲዮ ጥሪ ነው እኛ የምንጠቀመው እንደውም በቃ በጣም ደስ የሚል ሁኔታ ማለት ነው። የቪዲዮ ጥሪ። በቃ አላየን አሁን ለምሳሌ የሆነ እንደውም በቃ የቪዲዮ ጥሪ ላይ የምናደርጋቸው ነገሮች አንዳንዴ ከሌላ መስሪያ ቤት ሁላ የሚመጡ ነገሮች አሉ። ከሌላ መስሪያ ቤት የሚመጡት ለምንድነው? አሁን የሆነ በቃ እነሱ ለራሱ የራሳቸው የሆነ መስሪያ ቤት። የሚያስተላልፉት መረጃ ምናምን ሲኖር እንደገና ደግሞ ከሃይማኖት ነክ ከሃይማኖት ነገሮች የሆነ የሚመጣ ነገር አለ። ይሄን ነገር አስተላልፍ ብለው ከሃይማኖት ላይ የሚመጣ ነገር አለ ከሃይማኖት ላይ ደግሞ ያንን መረጃ እንሰበስብና በቪዲዮ እናስተላልፍላችኋለን በእኛ ላይ ማለት ነው። በእኛ ደግሞ መስሪያ ቤት የራሱ የሆነ ደግሞ የሚያስተላልፈው መረጃ አለ ለምሳሌ የስራ ቅጥር ስናወጣ። ከዛ ሲቀጥል ደግሞ ከስራ ቅጥር ደግሞ ስብሰባ ስብሰባ እንደገና ደግሞ ስራ ቅጥር ያወጣናቸው ደግሞ ፈተና ስንፈትን በቪዲዮ አይነት አድርግን ነው እምንልክላቸው። መጀመሪያ ከሰበሰበ ነው ላይ የስራ ቅጥር ታወጣ ወዲያ ለነሱ ደሞ እንደገና እንትን ካልን ወዲያ በቪዲዮ አድርገን እና በቃ እንደዛ ያሉ ነገሮችን እንሰራለን ቪዲዮዎችን ማለት ነው። እንዴ ገና ደግሞ አዳዲስ የሆኑ ቴክኖሎጂ ሰው የማያውቃቸው ነገሮች ሲመጡ እነዛን ነገሮች በቃ በቪዲዮ እንሰራና ሰው እንዲያቃቸው አድርገን እንለቃለን። ከዛ ሲቀጥል ደግሞ ብዙ ነገሮችን በቃ በቪዲዮ እያደረግን ነው የምንሰራው አመሰግናለሁ።

እሺ የአካል ብቃት እንቅስቃሴ ታደርጋለህ የሚል ነው። የአካል ብቃት እንግዲህ እንቅስቃሴ ያው እኔ የማደርገው ጠዋት ጠዋት ላይ አደርጋለሁ። ጠዋት ጠዋት ላይ ያው ቋሚ የሆነ ሰዓት የለኝም ችግሩ እንጂ በቃ አለ አይደለ ዛሬ አደርጋለሁ ነገ እተዋለሁኝ በቃ ከነገ ወድያ አደርጋለሁ ከዛ እተዋለሁ በቃ እንደዛ ያለ ነገር ልምድ ነው ያለኝ። እና ግን በቃ እንቅስቃሴ ግን አደርጋለሁ ፍላጎቱ አለኝ። የማደርገውም ጠዋት ጠዋት ላይ የሆነ ሩጫ ነገር እሮጣለሁ በቃ ጠዋት ጠዋት ላይ ነው በቃ አብዛኛውን ሰዓት የማደርገው ጠዋት ጠዋት ላይ ነው። በቃ ምሳ ሰዓት እንደዚህ ከሰአት ምናምን ነገር አይመቸኝም። ደግሞ እንደገና ደግሞ ሰዓቴ ደግሞ በቃ እንትን የሆንኩቤት ሰዓት የእረፍት ሰዓተ ለይ ደግሞ ከሰአት የምገባው ሰዓት አስከ ሶስት ሰዓት ከአራት ሰዓት ወዲያ ነው ወደ መስርያ ቤት የምገባው እና ያን አጋጣሚ የምጠቀመው ጠዋት ጠዋት ላይ ነው የምጠቀምበት። አሁን ለምሳሌ ማታ ላይ ልስራ ብለህ አይመችም እስከ አስራ አንድ ሰዓት እስከ አስራ ሁለት ሰዓት ቆይቼ ነው ከአስራ ቦታ የምመለሰው እንደገና ደግሞ ማታ ደግሞ የስራ ቦታም ስለሆነ ስራ ላይ ውዬ ምናምን ይደክመኛል ከዛ እንደው እንደዛም ስለሚደካክም በቃ ብዙም እንቅስቃሴ አካል እንቅስቃሴ ለማድረግ ብዙም በቃ እንትን አይኖረኝም እና ጠዋት ላይ ግን በቃ እስከ ሶስት ሰዓት ባለው ነው ወደ መስሪያ ቤት የምገባው። ያንን ሰዓት ተጠቅሜ በቃ እስከዛ ባለው ሰዓት እንቅስቃሴ አደርጋለሁኝ። እንደገና እስከ ልጆቼ ሁላ ሂጄ ምናምን በቃ እነሱ ጋር ነው አብዛኛው በቃ ብቻ የተወሰነ በቃ የማደርገው እና የአካል እንቅስቃሴን በቃ ጠዋት ጠዋት ላይ በቃ ሁሌም ባይሆን በቃ እጠቀማለሁኝ እና በጣም ነው የምጠቅመው። የአካል እንቅስቃሴ ያደረግኩበትን በጣም ለውጥ አምጥቻለሁ በሰውነት ላይ። ብዙ የልብ በቃ የልብ መታፈን አለ ነበር ያንን ሁላ በቃ ቀንሶልኛል። እና ጠዋት ጠዋት ላይ የማደርገው እንትን ታሞክሮ በጣም ለኔ ለውጥ አምጥተዋል እና ይሄ ነው። አመሰግናለሁ።

መጠበቅ ታግድ ነው? የሚል ጥያቄ ነው መጠበቅ እንግዲህ ታግድ ነው ሊባል አይችልም። ለምን መጠበቅ ሁላ ታግድ ነው ለምንድነው እንደዛ ሊሆን የማይችለው ብዬ እንደራሴ የማስበው መጠበቅ ሰው በፍላጎቱ አሁን ለምሳሌ እኔ ዝም ብዬ ልጠብቅ እችላለሁኝ። አሁን አንዳንዴ ሰውየው ጠብቀኝ ሳይለኝ ወይን እሱ ሳይፈልገኝ እኔ ለራሱ ዝምዬ እሱን ለራሱ ለመፈለግ ዝም ብዬ ልጠብቀው እችላለሁኝ። እና መታገድ መታገድ ታገድ የሚል እንትን ላይኖርው ይችላል እሱ ማለት ነው። እና ዝም ብዬ በራሴ ፍላጎት ልጠብቀው እችላለሁኝ። መጠበቅ መጠበቅም ካለብኝ ልጠብቀው እችላለሁኝ። በራሴ ፍላጎት ማለት እና በመጠበቅ ሰዓት ላይ ግን እኔ በጣም ነው ደስ የሚለኝ እጠብቃለሁኝ። ለምሳሌ አንዳንዴ በቃ ዝምብዬ የሆነ በሚያስፈልግኝ ሰዓት ላይ ሰዎችን ለማግኘት ስል፤ እንደገና ደግሞ የሆነ አንዳንድ ነገሮችን በቃ ችግሮችን ለመፍታት ስል አንዳንድ ሰዎችን ዝም ብዬ ለሌላ ቀን መጠበቅ የሌለብኝን ሰው እየጠበቃቸዋለውኝ ለምን አንዳንዴም ትዕግስትን ያስተምራል መጠበቅ በቃ ግድ ነው። ለምን መጠበቅ ሰው ትንሽ ቆዬት እያለ ሰው መጠበቅ ካልቻለ፤ ነገሮችን መጠበቅ ካልቻለ እና የሆነ ነገሮችን መጠበቅ ካልቻለ ችኩል ነው የሚሆነው እና መጠበቅ በጣም ጠቃሚ እና በቃ በጣም ጥሩ ነገር ነው መጠበቅ ማለት ነው። በጣም ሀሪፍ የሆነ ነገር ነው። አመሰግናለው።

እሺ በስራ ጊዜ እረፍት አደርጋለሁ ነው የሚለው? በስራ ጊዜ እረፍት እንግዲህ በጣም ነው ምጠቀመው እንዴ? እኔ ለምን በስራ ጊዜ አንዳንዴ አሁን ለምሳሌ ጠዋት እገባለሁኝ ከሶስት ሰዓት ላይ ከገባሁኝ እስከ አራት ሰዓት ከእንትን ካልኩኝ አምስት ሰዓት እስከ ስድስት ሰዓት ባለው ሰዓት ላይ ወደ መመገቢያ ቦታ ላይ አረፍ ብዬ ሻይ ቡና ምናምን ብዬ። እመለሳለሁ እስከ ስድስት ሰዓት ባለው ሰዓት ላይ እቆያለሁኝ። ብዙም እኛ ላይ ደግሞ ስድስት ሰዓት ላይ ሰባት ሰዓት ባለው ሰዓት ላይ ብዙ ሰራተኛም እንደገናም ደግሞ የ እንትኖችም የምናስተናግዳችሁ ደንበኞች ለራሱ ብዙም አይመጡም ከስድስት ሰዓት ጀምሮ በቃ ብዙ እኛ ምሰራበት መስሪያ ቤት ላይ። ከሶስት ሰዓት እስከ አራት ሰዓት ያለው እና እስከ አምስት ሰዓት ባለው ሰዓት ላይ ነው። በቃ ብዙ እንትኖች ደንበኞች የሚመጡት ከስድስት ሰዓት እስከ ሰባት ሰዓት እስከ ስምንት ሰዓት ባለው ግን ብዙም ደንበኛ የለንም። እኛ ዘንድ አይመጡም እንደገና ደግሞ ዘጠኝ ሰዓት እና አስር ሰዓት ላይ በጣም ብዙ ደንበኛ ይመጣል። የዛ ሰዓት አስተናግዳለሁ ያለው እና እረፍቴ በቃ በጣም ሰፊ ነው። የኔ ከ በቃ ጠዋት ምገባው ሶስት ሰዓት ላይ ነው። ከዛ እንደገና ከሰአት ደግሞ ቀን ላይ ደግሞ የምግብ ወደ ምግብ ቦታ አህድና ቤት ቆይቼ ምናምን በቃ ከአምስት ሰዓት ጀምሬ ስምንት ሰዓት ላይ ምናምን ነው ምገባው እና እረፍቴ በጣም ብዙ ነው። እንደገና ደግሞ የአዳር ስራ የለብኝም እና አዳርም እረፍት ነኝ። እና በጣም እረፍት በቃ በደንብ ነው ማደርገው በደንብ ማለት ነው። ለምን? እረፍት በማደርግ ግዛ አለኝ። በቃ ሰዎችንም ለምንድነው? ምንም ሳልሰለች በፍቅር በአንድነት ነው። በቃ በፍቅር ነው በቃ። ድንበኞችን የምሸኛቸው ምንም አልሰለቻቸውም። በቃ እንደዚህ ውጡ እንደዚህ ምናምን ግባ ምናምን እያልኩ አልገፈታትራቸውም። ለምን እረፍት አለኝ በዴም እረፍት አለኝ። ያቺን ያለችን ሰዓት በደንብ ደንበኞችን በቃ የተጠበቀ አድርጌ ስራቸውን እንደገና ደግሞ በቃ የነሱን ፍላጎት በደንብ በቃ እኔ ባላሳካው እንኳን እኔ ፍላጎታቸውን ባላሟላላቸው። በሌላ ቀን ፍላጎታቸውን እንዳሟላላ እንዲሟላላቸው አድርጌ ነው የምሸኛቸው። እና ያለኝን ሰዓት በዴምብ ተጠቅሜ በዴምብ እንትን ብዬ በቃ ያለውን ሁኔታ ሁላ በዴምብ ተረድቼ ያለችኝን ሰዓት በደንብ አድርጌ ደንበኞችን ሳይዳረሱ ለራሱ ደንበኞቼ ሳላስተናግድ አልወጣም ሳልጨርስ ማለት ነው። ያው እረፍት ቢሆን ማምሳ ላይ እረፍት የሚሆን በቃ ደንበኞችን እዛ ቆመው ምናምን ደንበኞችሽ ዘግቼባቸዋለሁ አልሄድም ግን። ግን እኛ ግን እንደዚህ ደንበኛ እንደዚህ ብዙም የሚያቸግር ደንበኛ ስለሌለን እስከ አምስት ሰዓት ባለው ሰዓት እንጨርሳለን። ከስምንት ሰዓት ወዲያ ባለው ሰዓት ደግሞ በቃ ያሉትን የቀሩትን ደንበኞች ደግሞ እንጨርሳለን። እንጂ እንደዚህ ሁሌ በቃ ብዛት ያለው ደንበኛ የሚመጣበት በጣም የሚንገጋበት እንዲህ ውጣው በቃ አንዳንዱ መስሪያ ቤት ላይ አሁን ለምሳሌ በቃ በሽመል ሁላ እኮ ሚመታ ደምበኛ አለ። አንዳንድ ቦታ ላይ ማለት ነው። እና እንደዛ አይደለም እኛ እኛ መስሪያ ቤት። በቃ ትንሽ ናቸው ሰዎች የሚመጡት እነሱም ደግሞ በሰአት አስተናግጄ በሰአት ነው የምሸኛቸው። እና አንድ አንድ እረፍት በጣም ነው የሚጠቅመው እረፍት ማለት ነው። እኔ እንዴ ራሴ እረፍት በጣም ነው የጠቀመኝ። ለምን? እረፍት ሲኖረኝ በቃ በጣም እረፍት ሲኖረኝ ነው በቃ ሰዎችን በደንብ አድርጌ ልሸኛቸው የቻልኩት ማለት ነው። ለምን? ሳሰለች በፍቅር ባንድ አድርጌ እየወደድኳቸው በቃ አንዳንዴ በቃ እንደውም ከራሱ ሻይ ቡና ጋብዣቸው ብር ሰጥቻቸው እና በቃ የሚያስፈልጋቸውን ነገር በነፃ ሰርቼላቸው ኮፒ የሚደረግ ነገር ካለ ያንን በነፃ ኮፒ አድርጌላቸው። በቃ እንደነዚህ ያሉ ነገሮችን የምሰራላቸው በቃ። የኔን በቃ ፍላጎት ነው የኔን ፍቅር አይቶም በሌላ ቀን ይመጣሉ። እና እንደዛ አድርጌ ምሸኛቸው እንደውም እረፍት በመኖሩ እረፍቱን እረፍቴን በአግባብ ስለምጠቀም ነው። እረፍቴ ደግሞ በጣም ለኔ በጣም ደስ የሚለኝ እና በቃ በአሪፍ ሁኔታ ነው እረፍቴን ታጠቅሜ እነሱንም በድንብ አድርጌ ምሸኘው አመሰግናለሁ።

እሺ አመሰግናለሁ የምትወደው ሽታ ምንድነው የሚል ነው? ይም የምወደው ሽታ በጣም በጣም እንደውም እንደው እኔ በጣም ደስ የሚለኝ ሽታ እና በጣም የምወደው ሽታ ቤተክርስቲያን ላይ የሚሸት እጣን አለ በቃ የእሱ ሽታ ምናምን እንደ ገና ደግሞ ሲቀጥል ደግሞ ሽቱ ደግሞ በቃ አለ አንዳንድ ሽቶዎች በጣም የምወዳቸው ግን እኔ ብዙም ሽቶ ብዙም ሽቶ ፍላጎት ብዙም የለኝም። እንደው አለ አይደለ በቃ ብዙም እንትን የሚለኝ በቃ እኔ እንደውም በጣም ከሽቱ ይልቅ ሳሙናዎች አንዳንድ ሳሙናዎች እነዚህ ላይፍ ቦይ ሳሙና የላይፍ ቦይ ሳሙና ሽታ በጣም ነው የምወደው። በጣም እኔ ላይፍ ባይ ሽቱ በላይፍ ቦይ ታጥቤ በቃ ሽቱ ምናምን አልጠቀምም። በቃ ለአይፍ ቦይ እንደው እኔ አንዳንዴ እእስቃለሁ ቅባት በጣም ሀሪፍ ቅባጥ ከፋርማሲ ገዝቼ ምናምን በቃ እየመጣን በቃ ባለቤቴም ፋርማሲ ቅባት ትጠቀማለች። በቃ እንደዚህ አለ አሪፍ አሪፍ ቅባት እያለ እኔ ግን በቃ የ ላይፍ ቦይ ሳሙና ካለ ቤት በላይፍ ቦይ ሳሙና እታጠብና በላይፉ የሳሙና ተሻሽቼ ነው የምለው። በቃ ሽታው በጣም ነው የምወደው በጣም ነው በጣም እና አንዳንዴ እንደውም በቃ ባለቤቴ በጣም ትስቃለች። አንተ ምንድነው? በቃ ቅባት እንደሌለው ሰውና ቅባት እንዳጣ ሰው በቃ በላይፍ ቦይ ተቀብተህ እምትሄደው ምናምን ትለኛለች። እና በላይፍ ቦይ በቃ የላይፍ ቦይ ሽታ በጣም ነው የምወደው በጣም ማለት ነው። ከምንም በላይ እና አመሰግናለሁ

እሺ። ቅሬታዎችን እንዴት ታስተናግዳለህ ይላል? ቅሬታዎችን ማስተናግደው። በቅድሚያ ሰውየውን ቅሬታው ምንድነው? ለምሳሌ አንዳንዴ ቅሬታዎችን ላስተናግድ የሚችልበት እና የምትፈታበት ምክንያት። እኔ በሌለሁበት ሰዓት ሌሎች ጓደኞቼ የሚሰሩ የስራ ጓደኞች አሉ። እና እነዛ የስራ ጓደኞቼ ደንበኞችን እንደ አጋጣሚ በሌላ ነገር በ በቃ በራስ በራስ ምክንያታዊ በሆነ ነገሮች ደንበኞችን ሊያስቀይሙብኝ ይችላሉ። እና እነዛ ለተቀየሙ ነገሮች ደግሞ በቃ እኔ ያስቀየምኳቸው ይመስላቸው እና እነዛን ሰዎች እኮ እኔ እኔ እኔ አድርጉ ብያቸው ላይሆን ይችላል። እኔ ያንን ነገር በቃ እንደዛ አድርጉ ብያቸው ላይሆን ይችላል። ለእነዛኞቹ ግን ቅሬታ ላቀረቡብኝ ሰዎች ግን እነሱ ለነሱ ግን ሊመስላቸው ይችላል እነዛን ሰዎች የም ቅሬታቸውን በቃ የምፈታላቸውን እና ቅሬታቸውን የማስተናግዳቸው በምን አድርጌ ነው የማስተናግዳቸው። በቃ ሁሉን ነገር በማስረዳት በምክንያት የሆነ ነገር በመረጃ ነክ ያው እንግዲህ እኔ መረጃን በቃ በደንብ መረጃን እከታተላለሁ ትኩረት አለኝ። እና በመረጃ በቃ መረጃ ባለው ነገር ነው በቃ በደንብ እያስረዳሁኝቼ መረጃ ባለው ነገር አስረዳቸዋለው። እንደዚህ እንደዚህ ነው እንደዚህ እንደዚህ ነው። በቃ በእንደዚህ በስህተት ነው ምናምን ብዬ በደንብ አድርጌ በቃ ሳልደብቅ ዝም ብዬ በቃ ራሴን ሳልፎክስ በቃ ራሴን ከፍከፍ ሳላደርግ በደንብ በግልጽ አድርጌ አስረዳቸዋለሁ። በግልጽ አድርጌ ካስረዳዋቸው ያምኑኛል። በቃ እና እንዲህ አድርጌ በቃ እንደገና አንዳንዴ አሁን ለምሳሌ ብር ሰው ያስቀምኩት ሰውዬ ወይንም የሆነ ታስተናግዱ የሆነ ቅሬታ ያላቸውን ሰዎችን ቅሬታቸውን በደንብ እቀበልና ቅሬታቸውን ከተቀበልኩ በደንብ ቅሬታቸው እንትን እና ከነዛ ከቅሬታቸው የበለጠ እንደ ገና ስብሰባ እነሱ ለብቻ እጠራና እንዴት ነው ምን አድርጌ ነው? ምናምን ብዬ በቃ እንደዚህ ያደረኩትን ነገር ልካሳችሁ በቃ ምንድነው? በቃ ትልቅ ጥፋት ካረኩኝ ልካሳችሁ እልና። የሆነ በቃ ደጎስ አድርጌ የምሰጣቸውን ነገር ገንዘቦችንም። አንዳንድ ነገሮችንም መስራት ያለብኝ ለምሳሌ አሁን ከዛው ከደንበኞቼ ውስጥ ጎይን አብሬ ከምሰራቸው ስለሆነ የሆነ ቅሬታ ሊመጣ ይችላል። አብሬያቸው ከምሰራው ጓደኞቼ ቅሬታ ሊመጣ ይችላል። እነዛን ቅሬታዎችን የእነሱንም ስራ ሸፈን በማድረግ በቃ የእነሱን ስራ ሁላ አብሬ እኔ በመስራት በመሸፈን በቃ ቅሬታቸውን እታደጋቸዋለሁኝ። እደገና ደግሞ የደንበኞቼንም ቅሬታ ደግሞ የምታደገው ደግሞ የሆነ ነገር በሚያስፈልጋቸው ሰዓት ላይ ከድንገት በቃ አሁን ለምሳሌ በተቸገሩ ሰዓት ወይም ገንዘብ ሊቸግራቸው ይችላል። ወይም የሆነ ነገር ሊቸግራቸው ይችላል። በዛ ሰዓት በቸገራቸው ሰዓት ላይ አጋጣሚ ሄዱኝ የሆነ ነገር ስሰጣቸው በቃ በዛ ነገር በቃ ቅሬታቸውን ይተውልኛል ማለት ነው። እና እንደዛ አድርጌ ነው እንትን የምለው አመሰግናለሁኝ

እሺ ምን የቤት እቃዎች ትጠቀማለህ የሚል ነው? እንግዲህ እኔ የቤት እቃ የምጠቀማቸው በጣም ብዙ እቃዎች አሉ እንግዲህ ያው ያለሁበትም ከተማ ላይም ስለሆንኩ ቡፌዎች አሉ። እ በቃ እንደገና ደግሞ በጣም ብዙ ቢላዎች ካራዎች። አሉ ከነዛ ደግሞ በቃ ብዙ ናቸው በቃ እቃዎችን የምጠቀምባቸው ግን እንደ ቡፊሆች እንደ ቴሌቪዥኖች አሉ ከዛ እንደገና ደግሞ እነዚህ ማቀዝቀዣ የውሃ ማቀዝቀዣዎች አሉኝ። ማሽኖች አሉ ከነዛ ከማሽኖቹ ውስጥ ደግሞሳጥን አለኝ የቁም ሳጥን አለኝ እ የሽንኩርት መክተፊያ የእንትኗ የሽንኩርት መክተፊያ ይቺ ማሽኗ አለችኝ። በቃ ትንሽ እቃዎች ለራሱ በጣም ብዙ እቃዎች አሉ አሁን ባለው የቴክኖሎጂማ እንትን ስለሆንኩኝ በቃ በእነዛ ነገሮች ላይ ነው አብዛኛዎቹን እቃዎችን የምጠቀምባቸው ማለት ነው። ለምሳሌ አንዳንድ እቃዎችን ለምሳሌ አሁን በቃ ቶሎ ሽንኩርት አሁን ለምሳሌ በቢላዋ በእነሱ ነበር የምንጠቀመው በቃ በጣም ጊዜ አይቆጥብም ጊዜ አባክን ነበረ። እንዴ ገና ደግሞ በቃ እጅንም የመቁረጥ ባህሪ አለ ነበር ባለተቤቴንም በጣም ያሰቃየ ነበር። በቃ እንደዛ ነገሮችን ለመፍታት በቃ እንደዚህ ያሉ ችግሮችን እንትን ለማለት ምን ተጠቀምኩ የሽንኩርት መክተፊያ ገዛሁኝ ማለት ነው። እና እንግዲህ የሽንኩርት መክተፊያ በጣም ነው እኔ ቤት የምጠቀመው ለእንኳን ለኔ ሳይሆን ለጎረቤቶቼ እንደዚሁ ለጓደኞቼ ምናምን ሁላ እያዋስኩኝ የሽንኩት ማሽኖችን እና እነሱ ሁለት ሶስት አሉኝ ማለት ነው። አሁን ደግሞ በመጀመሪያ አንድ ነበር ያለኝ በአንድ ሰዓት ባለኝ ሰዓት እንኳን ጎረቤቶች ይሁንና እስከ እድርም ያሉ ሰው በሩቅ ቦታ ያሉ ሰዎች ላይ ነበር የሚወስዱት። አሁን ግን ሰው እየለመደው ሲሄድ እየለመደው ሲሄድ እኔም ሰው ስትገዛው እነሱም ደግሞ ያው አቅም እንዳያላቸው ትንሽ ትንሽ ሰዎች አንዳንዴ ገዝተው ያው ከእኔ ከመለመን እንትን ብለው አድርግ ግን አንዳንዴ ወይም ደግሞ አሁንም እየወሰዱ ነው ችግር የለውም እኔም ደግሞ እታደጋቸዋለሁኝ። እና ባለው ነገር በቃ ባለኝ በቃ እቃዎች በቃ በትብብር ነው ያለነው። ያው እኔ ቤት ያለ እቃ ሁሉም እኔ ቤት ላይኖር ይችላል እቃ ግን ሌላ ጎረቤት ቤትም ደግሞ ሊኖር ይችላል ከዛ ከእነሱ ቤት አመጣለሁኝ። ከዛ እንዲህ ደግሞ የኔ ያለኝን እቃ ደግሞ እሰጣለሁኝ። ለምሳሌ አሁን እኔ ቤት ያለ ለምሳሌ እቃዎች አሁን ለምሳሌ ትልልቅ የሆኑ እነዚህ ብረትድስት አለ ትልቅ በጣም የሆነ ይሄ በጣም ብዙ ወጦችን የሚሰራ ብረትድስት አለኝ። እሱ ብረትድስት እንግዲህ አሁን በቃ ለነሱ እሰጣቸዋለሁ። እኔ ቤት ደግሞ የሌለ እቃ ደግሞ ከእነሱ ቤት ደግሞ አመጣለሁኝ። የኔ እንግዲህ አሁን የኔ በጣም የምጠቀመውና በጣም ወሳኝ የሆነ ብረትድስት በጣም ከውጭ አመን ያስመጣሁት ከውጭ ሀገር ተብሎ በጣም ጥራት ያለው እቃ በጣም ጥንካሬው በጣም ያለቃ ትልቅ የሆነ ብረትድስት አለኝ። እና እሱን በጣም በጣም የምጓጓለት እና በጣም የምወደው እቃና ደግሞ በቃ በጣም ብዙ ሰዓት የቆየ እቃ ነው እንግዲህ። በጣም በማህበረሰቡ ብዙም ያልተለመደ እኔ በሸክላ ነበር እነሱ የሚጠቀሙት እንዲህ ለመን አድርጌ ያመጣሁት እቃ እና በጣም የምወደው እና በጣም እንትን የምልለት የምንሰፈሰፍለት እቃ ነው። አመሰግናለሁ

እሺ ማታ በምን ሰዓት ትመገባለህ የሚል ነው የተጠየቁት ያው እንግዲህ ማታ የምመገበው በቃ እስከ በቃ ሶስት ሰዓት ላይ ነው። አብዛኛው ሰዓት የምጠቀመው አንዳንድ ቀን ደግሞ እስከ አራት ሰዓት አለ ለምሳሌ በቃ መስሪያ ቤት ግድምላይ በቃ በጊዜ በልቼ አስር ሰዓት ላይ ምናምን መክሰስ እበላለሁኝ በዛ ሰዓት ላይ በበላው ሰዓት ላይ ቶሎ ላይርበኝ ይችላል። እንደገና አምሽቼ ምናምን አራት ሰዓት ላይ እበላለሁ ግን ሁሌ ግን ቋሚ ግን የምበላው ሶስት ሰዓት ላይ ነው። የምበላው ልጆች ምናምን ሳይተኙ እስከ ሶስት ሰዓት ድረስ አምሽተው ከዛ ወዲያ ስለሚተኙ ልጆች እነሱ ጋርም ልጆችም ሳያመሹ እንቅልፋቸውም ሳይተኛ ባለቤቴም ሳትተኛ ልክ በቃ ሶ ሶስት ሰዓት ላይ ሁሌ በቃ በተለመደ ሰዓት ሶስት ሰዓት ላይ በቃ እራት እበላለሁኝ። ከዛ ባለፈ ግን እኔ ግን እንዴ እንዴ እንትኔ ግን ለምሳሌ መስሪያ ቤት ላይ የሆነ ፕሮግራም ኖሮ አስራ አንድ ሰዓት ላይ በልቼ ዝም ብዬ ልተኛ እችላለሁ ላልበላም እችላለሁኝ እራት ማለት ነው። በቃ በዛ በልቼ ዝም ብዬ እተኛለሁኝ በቃ ማታም ላያስፈልገኝ ይችላል ዝም ብዬ በቃ አለ አይደለም በቃ በቅቶኛል በልቻለሁ ምናምን ብዬ እተኛለሁ ማለት ነው። እና ግን አብዛኛው ሰዓት ግን የምጠቀመውና የምበላው ሶስት ሰዓት ላይ በቃ እራት ማታ እበላለሁኝ ማለት ነው። እሱንም ደግሞ እራት ማታ ላይ የምንበላው አንዳንድ ቀን ሽሮ ሊሆን ይችላል። በቃ ሽሮ ነው አብዛኛውን የምንጠቀመው እንደገና ቃለል ቃለል ያሉ ነገሮችን ደግሞ በጣም ደግሞ ያው እንደዛ አስፈላጊ የሆኑትን ነገር ወይ ደግሞ ያው ከሶስት ሰዓት ጀምሮ ባለው እስከ አራት ሰዓት ባለው ነገር ላይ። እጠቀማለሁ እሺ አመሰግናለሁ

እሺ ደሞዝ የትኛው ቀን ታገኛለህ የሚል ነው ያው እኔ በዚህ አንዳንዴ በጣም ያስቀኛል የዚህ የደሞዝ ጉዳይ ያው ለምን ነው የሚያስቀኝ? ቋሚ ሰዓት ስለሌለው። በቃ በቃ ዛሬ አሁን ለምሳሌ ለሃያ ዘጠኝ ይገባል ብለን በቃ በተስፋ ስንጠብቅ በቃ ለሰላሳ ይላካል ለሰላሳ እናገኛለን ብለን ስንነግድ ስናስብ ደግሞ አሁን እንኳን ሰላሳ ላይ ነው የሚልኩልን አሁን ዘግየት ብለው ነው የላኩልን ምናምን በቃ ብለን ስናስብ ደግሞ ቀደም ብለው ደግሞ ለሃያ ሰባት ለሃያ ስምንት ይልኩላል እና በቃ ይሄ ደግሞ ስዓት በጣም ነው በቃ የሚያስቀኝ ማለት ነው። ለምን በራሳችን መወሰን ስለማንችል። በቃ በፈለጉበት ሰዓት ስለሆነ የሚልኩልኝ ግን አብዛኛው ሰዓት ግን የሚልኩልን ግን ለሃያ ዘጠኝ ለሃያ ዘጠኝ ቀን ይልኩልናል። ከዛ ደግሞ አንዳንድ ቀን ደግሞ ደስ የሚለው ነገር ደግሞ ሚልክልን ገባ በቃ እንዴ? ቅዳሜ ቀን ምናምን ግባ አሁን አርብ አርብ ቀን እገባለሁ አርብ አርብ ቀን በቃ የዛ ሰዓት ሲገባለን በቃ በጣም ደስ ይለኛል። በቃ አሁን ፍንዲቅ እልና በቃ በደስታ ምናምን በቃ አለ አይደለ ያው ያቺኑ ደሞዝ እኔ ያለችው ጭርስ አደርጋታለሁ እና ማለት ነው። እና አንዳንዴ እንደዚህ ያለ ነገር ያጋጥማል ያው ግን ቋሚ የሆነ ነገር ሚገባን ብር። ለምሳሌ የሃያ ዘጠኝ ቀን ብቻ የምንለው ነገር የለም። ለሃያ ዘጠኝም ለሰላሳም ይገባል ማለት ነው። አመሰግናለሁ።

እሺ ኧረ እንደው የምትወደው እንስሳ ምንድን ነው? የሚል ነው እና የምትወደው እንስሳ እንደው በጣም እንደውም እንዴ እንደው በጣም ከምንም በላይ መግለጽ የምወደው። በጣም የገጠር ነበርኩና እንስሳ ጋር ነው። እንስሳቶች ጋር በጣም ነው ያደኩት። በጣም የምወደው እንግዲህ እኔ ፍየል ፍየሎችን አግድ ነበር። እና ፍየል በጣም ነው የምወደው በጣም በቃ ከብቶችን እወዳለሁ። ግን ከከብቶች ደግሞ ከበሮች ምናምን ፍየል ነበር በጣም የምወደው ፍየል በጣም ሳግድ። አውሬ ሲበላብኝ ሁላ በቃ ስቅ ስቅ ብየ ነበር የማለቅሰው። አሁን አሁን ግን ሳየው በቃ በጣም እስቃለሁኝ። እና ግን የዛ ግዜ በቃ እንደዛ ገንዘብ በቃ እንደዛ አንስሳ መውደድን በቃ አላይድ ለሁ። ለሁሉ ለሁሉም ነገር በቃ ትኩረት እንድሰጥ አድርጎ እንዴት ትምህርት ወስጄበታለሁ። እና በቃ ፍየል በጣም ነው የምወደው። ፍየል ጋር በቃ ፍየል ማዋለግ በቃ አለ አይደለ በቃ የፍየል በቃ ዶክተር በቃ የምባለው እኔ ነበርኩኝ። እና ፍየሎችን አዋለድ ያለው በቃ ጨቅሎችን ምናምን በቃ እንደውም ጨቅሎችን በቃ አዋልጃ ምናምን አለ አይደለ ካዋለድኩኝ ትንሽ ደረቅ እንዳለች በቃ እስማቸው አለው ምናምን ማነው በቃ የፍቅሩ በቃ የመውደድ እየተነሳ ማለት ነው። እና ፍየል በጣም ነው በቃ የምወደው። ከእንስሳት ከዛ ሲቀጥል ደግሞ የፍየል ደግሞ እንደገና ደግሞ እንትን ብሎ ደግሞ ከቤት እንስሳ ደግሞ ለጥቆ ደግሞ የምወዳቸው። ከፍየል ደግሞ ለጥቆ የቤት እንስሳ ደግሞ የምወደው ደግሞ ድመት ደግሞ በጣም እወዳለሁ። ከፍየልም እንደ ፍየል አድርጌ ግን በጣም የምወደው ፍየል ነው። ግን ደግሞ ቀጣይ ደግሞ ድመትንም ደግሞ በቃ ድመት ጋር በጣም እጫወታለሁ ቤት ምናምን በቃ በጣም ደስ ይሉኛል በአሁን ባለውበት ማለት ነው። በፊት ባለውበት ፍየል ነበረ የምወደው አሁን ባለውበት ግን ፍየል ያው ብወድም ስለማላግድ ከሌለ አገኛለሁኝ ያው ለርድ እና ለሆነ ነገር ለጉዳዩ ምናምን ነው የማገኛቸው የዛ ሰዓት ነው የማርዳቸው። በግ ለራሱ ሰው ሲያርድ በቃ ለምንድነው በግ እማታርደው? ምናምን እኔ ግን ፍየል በጣም የምወድንፊት ግን ፍየል ሲታረድ ነው ለባል ፋዘሪ ቤተሰቦቼ ምናምን ሲያርዱ በጣም አለቅስ ነበር። በቃ ለምንድነው የምታርዱብኝ ምናምን? እያልኩኝ እና ፍየል በጣም ነው የምወደው። እመሰግናለሁ